ኢሜል ማለት የእንግሊዘኛ ምጸረ ቃል ሲሆን እንግሊዘኛው ሙሉ ቃል ኤሌክትሮኒክ ሜል ማለት ነው። በኢ በሚለው ፊደል ያሳጠርነው ኤሌክትሮኒክ የሚለው ቃል ነው። ስለዚህ ኤሌክትሮኒክ ማለት በኤሌክትሪክ ቴክኖሎጂ የሚሰሩ ኮምፒውተሮች ስልኮች ወዘተ ማለት ነው። ሜል ደግሞ መልእክት ማለት ነው።

ገባኝም ማለት አልተረዳሁትም አላወቁትም አልገባኝም ግልጽ አይደለም። የሚለውን ቃል ሊወስድ ይችላል። ለምሳሌ። ዛሬ የተማርነው ትምህርት አልገባኝም ማለት አልተብራራም ግልጽ አልሆንልኝም የሚለውን ትርጉም ይሰጣል።

ድንች የምንለው የምግብ አይነት ነው የሰው ልጅ ከሚመገባቸው ስራስሮች አንዱ ድንች ነው። ስለዚህ ድንች ለመትከል ከባህር ወለል በላይ እስከ አራት ሺህ ሜትር ከፍታ ባላቸው ቦታዎች ላይ ለመብቀል ይችላል። ከዚህ ውጪ ከሶስት ሺ አምስት መቶ ሜትር በታች ላይበቅል ይችላል። ስለዚህ ከስራ ስር አይነቶች አንዱ ድንች ነው።

ፕሮጀክት ማለት አንድ ንድፍ ሀሳብ ሆኖ ለድርጅት ሊሆን ይችላል ግለሰብ ሊያዘጋጀው ይችላል እሰራለሁ ብሎ አንድ ፕሮጀክት ይቀርጻል ሲቀርጽም የራሱ መነሻ አለው። ግብ አለው። አላማ ይሄን ሁሉ አካቶ ያለመፈጸም ምን ያስፈልገኛል? በጀት ምን ያህል ነው? ደካማ ጎን፣ ጠንካራ ጎን ምን ሊሆን ይችላል? ብሎ ይቀርጻል። ከዛ በኋላ ከቀረጸ በኋላ ያ ፕሮጀክት ይባላል።

ትብብር ማለት ብዙ ቁጥር ነው የሚያመለክተው መተጋገዝ አንዱ ለአንዱ መተባበር ስንል አንዱ ለአንዱ መደጋገፍ። መተባበር መተጋገዝ የሚለውን ትርጉም ይሰጠናል።

ማስተካከያ የምንለው ማደላደያ ትልቁን ከትንሹ አጭሩን ከረጅሙ ማስተካከያ ማለት ሲሆን ወይም ቅን አእምሮ ማለትም እንችላለን። ስለዚህ ማስተካከያ በሌላ አባባል። ማስተካከያ ለምሳሌ መንግስት የደሞዝ ማስተካከያ አደረገ ማለት ወይም ከፍ አደረገ ወይም ዝቅ አደረገ ማለት ነው። ስለዚህ ማስተካከያ ማለት ማደላደያ ማለት ይቻላል

ውሃ በሂወት ለመኖር የምንጠቀመው ፈሳሽ ነው። ውሃ በምድር የሚበዛ ፈሳሽ ነው። ምድራችን አብዛኛውን የምትይዘው ክፍል ውሃ ነው። ውሃ ህይወት ነው። ውሃ ህይወት ለሌላቸው ላላቸው የሚያስፈልጉ ንጥረ ነገሮችን ዋነኛ ነው። ስለዚህ ውሃ ፈሳሽ ሆኖ የሰው ልጅም እንስሳትም እጽዋትም የሚጠቀሙበት። የሚጠጡት ውሃ ይባላል።

ስቀል ማለት ከፍ አድርገህ አስቀምጥ። ከታች የተቀመጠውን አንስተህ ወደ ላይ አስቀምጥ። ለምሳሌ ልብስህን አንስተህ ስቀለው ሹራብህን አንስተህ ስቀለው። ወይም ከፍ አድርገህ አስቀምጠው ከታች ያለውን ወደ ላይ አስቀምጠው። ማለት ነው።

ሰላም ማለት ፍትህ ቀና ፍላጎትና ወንድማማችነትን የመሳሰሉ አዎንታዊ ነገሮችን መገኘት ጭምር እንጂ ግጭትን ጭንቀትን ውዥንብርን ወይንም ጦርነትን የመሳሰሉ አይደለም። ሰላም የምንለው ሰዎች ተረጋግተው የሚኖሩበት በየትኛውም መልኩ ከማንኛውም ሰላምን ሊያውኩ ከሚችሉ ሁከትና ሌሎች ተግባራት ነፃ የሆነ አካባቢ ማለት ነው። ሰላም የምንለው ይሄ ነው። ሁሉም በሰላም ገብቶ ሲወጣ ወጥቶ ሲገባ። በዚህን ጊዜ ምን እንላለን ሰላም ነው እንላለን

በረዶ የምንለው ከብርድ፣ ከቅዝቃዜ፣ ከውሃ ወገን የሆነ ሲሆን የበረዶ ክምር በረዶ አለ መጠን አለመጠን በረዶ ተከምሮ የምድርን ፊት የሚሸፍን የበረዶ ክምር ያው በረዶ እንላለን። አሁን የበረዶ አንታርቲካ አካባቢ ስንሄድ በረዶ ከፍተኛ የበረዶ ክምችት አለ በረዶ ማለት ከቅዝቃዜ ከአየር ቅዝቃዜ የመጣ ከሙቀት የተነሳ በረዶ የሚፈጥር ነው። በረዶ ከዝናብ ሲወርድም በረዶ አለ በረዶ ደግሞ ውሃን በማቀዝቀዝ በፍሬጅ ውስጥ ስናስቀምጥ በረዶ ይሰራል ያ ደግሞ ምን ይባላል በረዶ እንላለን። ከዜሮ ዲግሪ በታች የሚፈጥር ጠጣር ፈሳሽ ያ በረዶ እንላለን።

ላክ ማለት ስደደው ላከው አምጣው ለምሳሌ እኔ ትላንትና ረስቼ የመጣሁትን መጽሐፍ ላክልኝ ወይም እኔ ትላንት ረስቼ የመጣሁትን እቃ ስደድልኝ ማለት ላክልኝ። ብለን ልንወስደው እንችላለን።

አዘምን ማለት ዘመናዊ አድርግ አድሰው ወቅታዊ አድርግ እንደ ቴክኖሎጂው ለምሳሌ ያንተን አሰራር አዘምን ማለት ያንተን አሰራር ከቴክኖሎጂው ጋር አድርግ አስተካክል ቴክኖሎጂ ተጠቀም ሰፋ አድርገው እንደየወቅቱ አዘምን ማለት ነው።

ቀና ማለት ቅን የሚለው ቃል ሲሆን ስሩዬ ቃሉ ቀና የሚል ቃል ነው። ቀና ማለት ደግሞ ቀጥተኛ ትርጉሙ ቅንነት ማለት ነው። ትክክለኛነት ማለትም ነው። እንጂ ጅልነት ማለት አይደለም። አንዳንድ ሰው ቅን ነው ሲባል ትክክለኛ ነው ትክክል አድራጊ ነው ትክክል እየሰራ ነው ማለት ነው። ስለዚህ ቀን የሚለው ቃል ስሩ የቃሉ ቀና የሚል ቃል ነው ቀና ማለት ደግሞ ትክክለኛ ነው ማለት ነው። ስለዚህ ቀና ማለት ቀና ቀጥተኛ ነው ትክክል ነው ማለት ነው

ስራ ማለት ክንውን፣ ማከናወን፣ መተግበር ማለት ነው። ሰራ ስንል አከናወነ ለምሳሌ አበበ ስራ ሰራ ካልን አበበ ስራ አከናወነ። አበበ ተገበረ ማለት አበበ ስራ አከናወነ የሚለውን ትርጉም ይሰጥልናል።

ታክሲ የምንለው የተሽክ ተሽከርካሪ አይነት ሲሆን ታክሲ ከ ሚኒባስ ዝቅ የምትል ከባጃጅ ደግሞ ከፍ የሚል የተሽከርካሪ አይነት ሆኖ ባለ አራት እግር ታክሲ ይባላል። ታክሲ እንደ የህዝብ ማመላለሻ ሆኖ ብዙ ርቀት ሳይሆን ከተወሰኑ ከመንደር ወደ መንደር ከአንዲች አጠር ያለ ከተማ ወደ ሌላኛው ከተማ የምንጓዝበት የንግድም ሊሆን ይችላል። ምን ይባላል? ታክሲ ይባላል

እንደምን ነህ ማለት መጠየቅ ነው? አንዱ አንደኛውን ሰላምታ ሲጠይቅ እንደምን ነህ ካለ እግዚአብሔር ይመስገን ደህና ነኝ። ወይም ጥሩ ነኝ። መልካም ነው ብሎ ይመልሳል። እንደምን ነህ ማለት? እንዴት አለህ ጤናህ ጥሩ ነው። ብሎ ሲጠይቅ መልካም ነኝ ብሎ መልስ ይሰጠዋል።

አርብ ምንለው ስም እለት ስድስተኛ ቀን በሃሙስ እና በቅዳሜ መካከል ያለ ነው። የፍጥረት ስራ የመና ጾም መካከሎች ድራራ ሰንበት ዋዜማ ቅበላ ማለት ነው። በግእዙ ደግሞ ወኮነ ስድስተ እለተ አመለተ አርብ። ወበሳይት እንተይት እምደረ ይባላል ስለዚህ አርብ አብዛኛው የመንግስት ሰራተኛ የመጨረሻው አምስተኛ ቀን ነው። የእሁድ የእሁድ ሳይሆን የቅዳሜ መግቢያ እና የሐሙስ መጨረሻ ቀን ነው። ባጠቃላይ አርብ ማለት አምስተኛ ቀን ከሰባቱ ቀናት አምስተኛ ቀን ሆኖ። የመንግስት ሰራተኞች ወይም አብዛኛው ሰራተኛ በአለም ላይ ያለ የመጨረሻው ቀን ማለት ነው የመጨረሻው የስራ ቀን ብለን እንወስደዋለን

ትምህርት ቤት ምንለው ሰዎች ሚማሩበት ወይም ተማሪዎች ጁኒየሮች ወይም ኬጂዎች ወይም ነርሰሪዎች ወይም ዩኒቨርሲቲዎች ወይም ኮሌጆች እውቀት እሚሸምቱበት ስፍራ ቦታ ምን ይባላል ትምህርት ቤት እንላለን። ኮሌጅ ዩኒቨርሲቲ ሁሉ ትምህርት ቤት የሚለውን ያጠቃልላል። ከታች ከ ነርሰሪ እስከ ሃይ ስኩል እንደየ ሀገሩ የትምህርት ፓሊሲ ይለያያል። ሰዎች ተገኝተው አንድ ላይ ተሰብስበው አስተማሪ ሚያስተምር ከሆነ እነዛ ደግሞ ሚማሩ ከሆነ ያ ስፍራ ሚባለው ልዩ ስሙ ትምህርት ቤት ብለን እንወስዳለን።

ሶፍትዌር የምንለው እንደ ኮምፒውተሮች እና ሞባይሎች ስልኮች ያሉ ኤሌክትሮኒክስ መሳሪያዎች የተወሰኑ ተግባራትን እንዲያከናውኑ የሚያስችል መመሪያ እና መረጃ ስብስብ ነው። አንድ ሶፍትዌር እንላለን ለምሳሌ ቴሌግራም እራሱን የቻለ ሶፍትዌር ነው። ኢንስታግራም እራሱን የቻለ ሶፍትዌር ነው። የተለያዩ አፖች ስብስብ ሶፍትዌር ናቻው። ዩቱብም እራሱን የቻለ ሶፍትዌር ነው። ስለዚህ ሶፍትዌር ማለት የማይዳሰስ ግን በኤሌክትሮኒክስ የሚሰራ መተግበሪያ ማለት ነው። ስለዚህ ሶፍትዌር ስንል አፖች ናቸው። የማይዳሰስ ነው ኤሌክትሮኒክስ ነው

ፖሊሲ የምንለው አንድ መመሪያ በአንድ ሀገር ላይ ያለው ህግ አውጪ መተዳደሪያ ደንብ የሚያወጣው ምን ይባላል? ፖሊሲ እንላለን። ለምሳሌ ብንወስድ አንድ ሀገር የትምህርት ፖሊሲ ሊያወጣ ይችላል። የ የህግ ፖሊሲ ሊያወጣ ይችላል። ሰዎች የሚተዳደሩበት ህግና ደንብ ፖሊሲ በአንድ ሀገር ላይ ሊያወጣ ይችላል። ስለዚህ ፖሊሲ የምንለው ህግ እና ደንብ ፖሊሲ መመሪያ ልንለው እንችላለን። ለተለያዩ መንግስታዊ ቢዝነስ ሰዎች ወይም አንድ ግለሰብ ፖሊሲ ሊወጣ ይችላል። የግሩፕ ፖሊሲ ሊሆን ይችላል የግለሰብ ፖሊሲ ሊሆን ይችላል ወይም የአንድ ቢዝነስ ተቋም ፖሊሲ ሊሆን ይችላል። ይህ ደግሞ በመንግስታት የሚወጣ መተዳደሪያ ደንብ ማለት ነው።

ባል የምንለው የሚስት ተቃራኒ ነው። ሁለት ጾታዎች ወንድና ሴት ተጋብተው ወይም ትዳር ፈጽመው እያሉ ወንዱ ምን ይባላል ባል ይባላል። ሴቷ ደግሞ ሚስት ትባላለች። የተለያዩ ሀገራት በተለይ አሜሪካ እና መሰል አገራቶች። ባል በፍቃደኝነት ሊያደርጉ ይችላሉ ሚስትና ሚስትንም ባል ብሎ ሊያጋቡ ይችላሉ። ባልና ባልንም ባል ብሎ አንዱን ባል አንዱን ሚስት አድርጎ ተመሳሳይ ጾታን ሊያጋቡ ይችላሉ ግን እንደኛ ሀገር ይሄ በህግ የተከለከለ ነው። ስለዚህ እኛ ሀገር ባል የሚባለው ወንዱ ብቻ ባል ተብሎ ይወሰዳል። ሴቷ ደግሞ ሚስት ተብላ ትወሰዳለች። ስለዚህ ጥንዶች አንድ ጥንድ አንድ ባልና አንድ ሚስት እንደ ህጉ ማለት ነው።

ሆቴል ማለት ከምግብ ቤት ከፍ ያለ፤ የተለያዩ መዝናኛዎች፣ ምግብ፣ መጠጥ፣ አልጋ ቤትም ሊሆን ይችላል። ይሄን አጠቃሎ የያዘ፤ ሰፋ ያለ ሆቴል እንላለን። የተለያዩ ኢንተርናሽናል ሆቴል ሊሆን ይችላል፤ ናሽናል ሆቴል ሊሆን ይችላል፤ ግን ደረጃው ከፍ ያለ፤ ከምግብ ቤት ከፍ ያለ ምን ተብሎ ይጠራል? ሆቴል

ክፍል እምንለው ትምህርት ቤት የተለያዩ ክፍሎች ክፍል ልንል እንችላለን። በየህንፃው ያሉ ክፍል ፋይ ክፍል ክፍል ብለን ልንወስድ እንችላለን። በሌላ በኩል ደግሞ ክፍል እምንለው አንዴ የተከፈለ ነገር አንድ ሆኖ ከተከፈለ ክፍል እንላለን። ክፍል ደግሞ ምንለው በየደረጃው ያለው አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል ብለን። በዚህ መልኩ ልንጠራው እንችላለን እንደየ አገባቡ ትርጉሙ ይለያያል።

ስትራቴጂ ማለት አንድ መሪ እቅድ? ምን እንላለን ስትራቴጂ እንላለን። ስትራቴጂ ለምሳሌ አንድ ሀገር የራሱን ስትራቴጂ በራሱ ስትራቴጂ ምን ያደርጋል? እቅድ ያወጣል ይነድፋል ይተገብራል። ስለዚህ ስትራቴጂ የምንለው አንድ መሪ መሪ ቃል። የመንግስቱ ስትራቴጂ ወይም መሪ ቃል ማለት ነው።

ቅርብ ማለት አቅራቢያ በጣም አጠገብ ቅርብ ማለት አጠገብ ነው አቅራቢያ ነው። ለምሳሌም ብንወስድ ትምህርት ቤታችን ቅርብ ነው። ስንል አቅራቢያችን ነው። መስሪያ ቤታችን ቅርብ ነው ስንል በጣም አጠገባችን ነው አይርቅም ማለት ነው።

ቢሮ ማለት መስሪያ ተቋም ቢሮ ማለት መስሪያ ቤት። አንድ ተቃውም ላይ አንድ ሰው የሚሰራበት ቦታ ቢሮ ይባላል። ስለዚህ ቢሮ ልንለው አንድ መገልገያ ማለት ነው። መገልገያ ደግሞ የተቋም የግለሰብ ሊሆን ይችላል።

እግር ምንለው ከቦታ ወደ ቦታ ለመንቀሳቀስ የሚረዳ ሲሆን ማንኛውንም ህይወት ያለው ነገር ሚንቀሳቀስበት ሚጠቀመው እግር ነው እንስሳም ሆነ አራዊት የቤትም ሆነ የጫካ እንስሳ ሚጠቀሙበት ሚንቀሳቀሱበት እግር ይባላል። እግር ብየንስ ሁለት ነው ከዛም በላይ ነው ስለዚህ እግር ለመንቀሳቀስ